የስልኬ ባትሪ ቢያንስ ቢያንስ ለአስራ ስምንት ሰዓታት ይቆያል። ከመጀመሪያ ጀምሮ እስከ መጨረሻ ለአስራ ስምንት ሰዓታት ይቆያል። ምናልባት ግን እንደየ አጠቃቀም ሁኔታ ሊቀ ሊለዋወጥ ይችላል። አንዳንድ ጊዜ ተከታታይ የሆነ ፊልሞች ወይም አንዳንድ ነገሮችን ካየሁበት በሶስት ሰዓት ውስጥም ሊያቋርጥ ይችላል። ኖርማሊ ግን ለማንኛውም አይነት ግንኙነት ስልክ ለመደወል ስልክ ለመቀበል አንዳንድ መልእክቶችን ለመላላክ ትናንሽ አጫጭር ቪዲዮዎችን ለማየት ግን ቢያንስ ለአስራ ስምንት ሰዓታት ይቆያል።